እኔ የምመርጠው የሙቃት መጠን መካከለኛ እና ምቹ የሆነ ነው ይህ በአጠቃላይ ከሃያ እስከ አምስት ዲግሪ ሴንት ግሬድ መካከል ያለው ሙቀት ነው እንዴ ያለው ሙቀት ሰውነት እንድት አያስጨንቅም አያደክምም እንዲሁም በቀን እለት ህይወት ላይ በጣም ተመጣጣኝ ነው። መካከለኛው ሙቀል ለሰዉነታችን ጤና በጣም ጠቃሚ ነው። በጣም ትኩስ ሲሆን ሰው ብዙ ይደክማል ራሴ ይዞራል ውሃ ብዙ ይፈሳል በጣም ቀዝቃዛ ሲሆን ደግሞ ሰውነት ይጠነከረ ጡንቻዎች ይዝላሉ ይዝላሉ እንቅስቃሴ ይቀንሳል። መካከለኛ ሙቀት ግን ሰውነትህን በማመጣጠን ያቆያል ማለት ነው ለስራ እና ለትምህርት መካከለኛ ሙቀት። ተመጣጣኝ ነው ብዬ አስባለሁ በትኩስ አየር ላይ የማሳብ ይከብዳል ትኩስ በጣም ሞቀታማ ሲሆን ማለት ነው። በቀዝቃዛ አየር ላይ ደግሞ እጅግ እግር በቀዝቃዛ ይቀዘቅዛል በጣም ከመቀዝቀዙ የተነሳ መጽሐፍ ወይም መስራት ይከብዳል ማለት ነው። መካከለኛ ሙቀት ግን አይምሮን ያነቃቃል ሰውን ያበረታታል። ለአንቀልፍ የሚመርጠው ሙቀት ከፍ ያለ ያልሆነ ነው በትኩስ ሙቀት ማለት በሞቃታማ ሙቀት መተኛት እጅግ ያስቸግራል እንቅልፍ ይቋረጣል። በትንሽ ቀዝቃዛ አየር ግን እንቅልፍ ይሻላል ሰው በጥሩ ሁኔታ ይዝናናል። ስለዚህ ለእንቅልፍ ከሃያ ዲግሪ በታች ትንሽ የሆነ ሙቀት እመርጣለሁ ማለት ነው። መካከለኛ ሙቀት ለልብስ ምርጫም ቀላል ያደርጋል በትኩስ ሞቃታማ ጊዜ ልብስ ይከብዳል በቀዝቃዛ ጊዜ ደግሞ ብዙ ልብስ መልበስ ያስፈልጋል መካከለኛው ሙቀት ግን ቀላል አመቹ ከመሆኑ የተነሳ ልብስ ለመልበስ ይችላል ማለት ነው። በአጠቃላይ የምመርጠው የሙቀት መጠን መካከለኛ ምቹና ሰውነትን የሚያረጋጋ ነው እንደ እንዲሁ እንዲሁም ያለሙቀት ሰውን ደስ ያሰኛል ስራ ያቀላጥፋል እንቅፋለን እንቅልፍንም ያሻሽላል። ስለዚህም መካከለኛ ሙቀት መጠን በህይወት ውስጥ ትልቅ ቦታ አለው ማለት ነው።

አዎ አይስክሬም በጣም እወዳለሁ አይስክሬም ለኔ ቀዝቃዛ መመገቢያ ብቻ ሳይሆን ደስታን እና የሚሰጠኝ ምግብ ነው በተለይ በሙቀት ወቅት አይስክሬም መብላት ሰውነትን በፍጥነት እንዲቀዘቅዝ ስሜትንም ያሻሽላል። አይስክሬም በጣም በጣም ያማረ ነው። በተለይ ቫኒላ ቸኮሌት ስትሮቨሪ ማንጓ ወይም ሌሎች ጣዕምን እያንዳንዳቸው ልዩ ልዩ ስሜት ይሰጣሉ። እኔ ግን በተለይ ቸኮሌት እና ቫኒላ ጣዕም በጣም በጣም እወዳለሁ ምክንያቱም ቀላል እና ሁል ጊዜ የሚያስደስት ጣዕም ስላላቸው ማለት ነው። አይስክሬን በሙቀት ወቅት በጣም ይመቸኛል ሰውነቴን ያቀዘቅዝልኛል ድካምን ያስወግድልኛል። በኢትዮጵያ እንደ አዲስ አበባ ወይም ሌሎች ከተሞች ሙቀት በሚበዛበት ጊዜ አይስክሬም ሰዎች ብዙ ጊዜ ለምግብ ነው የሚጠቀሙታል ማለት ነው። አይስክሬም ስሜትን ተጽዕኖን ስሜታዊ ተጽዕኖ አለው። ሰው ሲደክም ወይም ሲያዝን አንድ ትንሽ የአይስክሬም መብላት ስሜቱን ሊያሻሽልለት ይችላል። ጣፋጭ ምግብ መብላት በአእምሮ ውስጥ ደስታን የሚያመነጭ ሆርሞን እንዲለቀቅ ያግዛል ይህም ሰውነት የተሻለ ስሜት ውስጥ ይገባል ማለት ነው። አይስክሬም ከጓደኞቼም ከቤተሰብ ጋር ሲበላ የተሻለ ይሆናል። ከሰዎች ጋር ተቀምጠን እየተነጋገርን አይስክሬም መብላት የደስታ ጊዜ ይፈጥራል። በዚህ ጊዜ አይስክሬም ምግብ ብቻ ሳይሆን የግንኙነት መንገድ ይሆናል ማለት ነው። አይስክሬም ብዙ አይነት እና ብዙ መልክ አለው። በኩባያ በኮም በእንጨት ላይ ወይም ከፍራፍሬ ጋር ተቀላቅሎ ሊቀርብ ይችላል ይህ ሰው በየጊዜው የሚወደው መምረጥ እንዲችል ያደርገዋል ማለት ነው። ምንም እንኳን አይስክሬም በጣም ጣፋጭ ቢሆንም በመጠን መብላት ያስፈልጋል። ብዙ ኮርና ስብ ስለሚያካትት በየቀኑ ብዙ መብላት ለጤና አይመከረም። ነገር ግን በአንዳንድ ጊዜ እንደ ሽልማት ወይም እንደ ደስታ ምግብ መብላት ተመራጭ ነው ብዬ አስባለሁ። እኔ አያስክሬም እወዳለሁ ምክንያቱም ደስታን ይሰጠኛል። ሙቀትን ያስወግድልኛል እና ጥሩ ስሜት እንዲኖረኝ ያደርጋል። አያስክሬም በህይወቴ ውስጥ ትንሽ ደስታ የሚጨምር ቀላል ነገር ነው። ስለዚህ ሁል ጊዜ በልቤ ውስጥ ይሄ ቦታ አለው በጣም ነው የምወደው ማለት ነው።

የኔ ምርጫ ሻይ ነው ከቡናና ከሻይ የምመርጠው ሻይ ነው። ይሄ ምርጫ በጣም የግሌ ነው። ምክንያቱም ሻይ ከሰውነቴ ከስሜቴና ከእለተ እለት ህይወቴ ጋር በጣም የሚስማማ መጠጥ ስለሆነ ሻይ ለኔ መጠጤ ብቻ ሳይሆን እረፍት ሰላምና መረጋጋትን የሚሰጠኝ ነው። ሻይ የሚሰጠኝ ስሜት መረጋጋት ነው። ሻይ ስጠጣ አይምሮ ያርፋል ጭንቀት ይቀንሳል ልቤ ይረጋጋል። በተለይ ከረጅም ቀን ስራ ወይም ጥረት በኋላ አንድ ኩባያ ሞቃት ሻይ መጠጣት ለሰውነቴ ለአእምሮዬ እረፍት ይሆናል ማለት ነው። ሻይ ቀላል መጠጥ ነው። ቡና አንዳንድ ሰዎች ሆዴን አያስጨንቅም ልብን አያፈጥንም እንቅልፍንም አያበላሽም በየቀኑ በቀላሉ መጠጣት ይቻላል። ጤናንም አያዳክም። ስለዚህ ሻይ ለኔ የሚመች መጠጥ ነው ማለት ነው። ሻይ ብዙ አይነት አለው። ጥቁር ሻይ አረንጓዴ ሻይ የቅጠል ሻይ የቅመም ሻይ የሎሚ ሻይ ወይም የዝንጅብል ሻይ የተለያዩ ጣሞች ጥቅሞች አላቸው። ይህ ብዙ አይነት መኖሩ ሻይን አያሳልቅም ሁል ጊዜም አዲስ ስሜት ይሰጣል ማለት ነው። ሻይ ለጤና ጥቅሞች አሉት በአጠቃላይ የሻይ አንቲኦክሲደንት ይዟል ይህም ሰውነትን ከድካምና ከአንዳንድ በሽታዎች ሊከላከል ይችላል። አረንጓዴ ሻይ ለሰውነታችን ንጽህና ይረዳል። የዝንጅብል የሎሚ ሻይ ደግሞ ለበሽታ መከላከል ይጠቅማል ማለት ነው። ሻይ ከማህበራዊ ህይወት ጋር ይስማማል ከቤተሰብ ጋር ጠዋት ወይም ምሽት ሻይ መጠጣት ጠቃሚ ነው ብዬ አስባለሁ። ሻይ ሰዎችን ያቀራርባል። ንግግርን ግንኙነትን ያጠናክራል። ሻይ የማንኛውም ሰዓት ሊጠጣ ይችላል። ጠዋት ለመነሳት ስንነሳ ቀትር ለእረፍት ላይ ምሽት ለመረጋጋት ተመጣጣኝ ነው። ቡና ግን በምሽት ላይ እንቅልፍን ሊያበላሽ ይችላል። ሻይ ግን እኔን አያስቸግርም። ሻይ በቀላሉ ይዘጋጃል ውሃ መፍላት ቅጠል ወይም ሻይ መጨመር ብቻ ያስፈልጋል ማለት ነው። እየቀለለ እና ሻይን በእለት ተለት ህይወት ውስጥ የማይለያይ እንዲያደርግ አድርጎልኛል ማለት ነው። ከቡናና ከሻይ መካከል የኔ ምርጫ ሻይ መሆኑን የተመረጠ ምክንያት አለው። ሻይ ያሳርፈኛል ያረጋገኛል ጤናን ይጠብቅልኛል እና ከለታዊ ህይወት ጋር በጣም እየተስማማ ነው። ስለዚህ ሻይ ለኔ መጠጥ ብቻ ሳይሆን የህይወት ክፍሌ ነው። የማለት ሻይ ለማፍላት አሁን ጊዜንም አላባክንም ጉልበቴንም አላባክንም። በአግባቡ የሚፈልገውን በመረጥኩት ልክ የመረጥኩትን ሻይ መርጬ በአግባቡ ጊዜን እንቆጥቤ እጠቀማለሁ። በየትኛውም ቦታ ቀለል ያለ ስለሆነ ለማዘጋጀትም ቀለል ስለሆነ ለኔ ምቹ ለጤናዬም ጠቃሚ ስለሆነ። እኔ በጣም የምወደው ሻይ ደግሞ የሻይ አይነቶች በተለይ የቅመም ሻይ እና የአረንጓዴ ሻይ የሎሚ ሻይ በጣም ነው የምወደው። ስለዚህ እነዚህ ናቸው ለዚህ ነው ሻይ የምወድበት ምክንያት ማለት ነው።

አዎ ገመድ መጠቀም አውቃለሁ ይህ ችሎታ በብዙ የለት ተለት ሁኔታዎች ጠቃሚ ነው ገመድ መጠቀም ቀላል ቢመስል ቢሆንም በእውነቱ ግን እውቀት ልምድና ጥንቃቄ የሚፈልግ ችሎታ ነው። ገመድ በትክክል ሲጠቀም ስራን ያቀላጥፋል ደህንነትን ያረጋግጣል ጊዜንም ይቆጥባል ማለት ነው። ገመድ በቤት ውስጥ ብዙ ጥቅም አለው ነገሮችን ለማሰር ወይም ለመሸከም የሚሆኑ እቃዎችን ለማሰር ይጠቅመናል ለምሳሌ እቃዎችን ሊያስቀምጥልን እንዳይፈርሱ በገመድ ወጥሮ ማሰር ይቻላል። እንደዚሁም ልብስ ለማድረቅ ወይም ቀላል ማጠራቀሚያ ለመስራት ገመድ በጣም ይጠቅማል። ገመድ በመጓጓዣና በጭነት ስራ ውስጥ አስፈላጊ ነው። ጭነትን በመኪና በብስክሌት በእጅ ሲሸከም እንዳይንቀሳቀስ በገመድ ማሰር ይቻላል በትክክል መታሰር ካልተደረገ ግን አደጋ ሊያመጣ ይችላል። ስለዚህ ገመድ እንዴት መጠቀም እንዳለብን ማወቅ አስፈላጊ ነው። ገመድ መታሰሪያ ዘዴዎች ማወቅ በጣም ጠቃሚ ነው። ቀላልነት ድርብነትና ነገርን ለመያዝ የሚጠቅምነትና በፍጥነት የሚያፍታታነት አሉት እነዚህን መማር ስራን ያቀላጥፋል። ጊዜንም ያድናል በተለይ በእርሻ በግብአት ወይም በመጓጓዣ ስራ ውስጥ ይሄ እውቀት አስፈላጊ ነው ማለት ነው። ገመዶች እንቅስቃሴዎች ውስጥ ትልቅ ሚና አለው ካምፕ ሲደረግ ድንኳን ለመ ለመወጠር እቃ ለመያዝ ወይም በመንገድ ለመምረጥ ገመድ ያስፈልጋል ማለት ነው። በአንድ ጊዜ ገመድ ህይወት የሚድን መሳሪያ ሊሆን ይችላል። ለምሳሌ ሰው ሲወድቅ ወይም ሲጠማ ለመርዳት ገመድ መጠቀም ጥንቃቄ ያስፈልጋል። የገመዱ ጥንካሬ የሚሸከምበት ክብደትና ሁኔታ መታወቅ አለበት። የተቆረጠ የቆሻሻው የቆየ ገመድ አደጋ ሊያመጣ ይችላል ስለዚህ ከመጠቀም በፊት መመርመር አስፈላጊ ነው ማለት ነው። ገመር መጠቀም ትግስትና ትኩረት ያስፈልጋል በፍጥነት እና በድንገት መታሰር ብዙ ጊዜ ውጤታማ አይሆንም። በትክክል መለካት መጣመርና መፈተሽ ካልተደረገ ስራው ሊፈርስ ወይም ሊበላሽ ይችላል ማለት ነው። ከደመጠ ገመድ መጠቀም እችላለሁ ማለት ቀላል ነገር ቢመስልም በእውነቱ ግን እጅግ ጠቃሚና አስፈላጊው ችሎታ ነው። በቤት በስራ በመጓጓዝ እና በውጭ እቅስቃሴ ሁል ጊዜ ገመድ ትልቅ ሚና ይጫወታል። ስለዚህ ገመድ መጠቀም እና መማር እና በትክክል መጠቀም ለማንኛውም ሰው ጠቃሚ ነው ማለት ነው።

አዎ የስልክ ካሜራ ብዙ ጊዜ እጠቀማለሁ በዘመናዊት ውስጥ በጣም ጠቃሚ መሳሪያ መሆኑን አምናለሁ። የስልክ ካሜራ በጣም መጠቀም ሰውን ከብዙ ተጨማሪ ካሜራዎች ፍላጎቶች ያስወግዱሉታል። ምክንያቱም ስልክ ሁል ጊዜ ከእኛ ጋር ስለሚሆን ማንኛውንም ጊዜ ያስፈላጊ ጊዜዎች በፍጥነት መቅረጽ እችላለሁ ማለት ነው። የስልክ ካሜራ ለእለታዊ ትዝት ትውስታዎች ለመያዝ እጠቀማለሁ ጓደኞቼ ጋር ስለሆንኩ ጊዜ በሆንኩበት ጊዜ ቤተሰብ ስብሰባ በጉዞ ወይም ወቅት አዲስ ቦታ ሲጎበኝ አሉ። ትውስታዎችን በፎቶ ወይም ቪዲዮ መቅረጽ እወዳለሁ። እነዚህ ፎቶዎች ከጊዜ በኋላ ሲመለሱ ያለፉትን ጊዜዎች ያስታውሱኛል እና ስሜቴን ደስታ ይሰጡኛል ማለት ነው። የስልክ ካሜራ ለትምህርት እና ለስራ ጉዳዮች በጣም ይረዳኛል። ማስታወሻ ለመያዝ ሰነድ ለመቅረጽ ጽሁፍ ለመቅዳት ትምህርታዊ መረጃዎችን ለመቆጣጠር ካሜራዊ ካሜራውን ይጠቀማል ማለት ነው። ይህ ጊዜ ይቆጥብልኛል እና መረጃዎችን በቀላሉ እንዳረሳ ይረዳኛል ማለት ነው። የስልክ ካሜራ ለማጋራት እጅግ ተመጣጣኝ ነው። የተነሱ ፎቶዎችና ቪዲዮዎችን ለማህበራዊ ሚዲያ በመልእክት መትግበሪያዎች ወይም በኢሜል ለሌሎች መላክ ቀላሉ ይህ ከሩቁ ያሉ ጓደኞቼን ቤተሰቦቼ ጋር ግንኙነት ያጠናክርልኛል። የዘመናዊ ስልኮች ካሜራ ጥራት እጅግ ከፍ ብሏል። ግልጽ ፎቶ ጥሩ ቀለም የሌሊት ሁኔታ መቅረጽ እና የቪዲዮዎች ጥራት በጣም ተሻሽሏል ይዝ የሰውን ስልኩን ብቻ ተጠቅሞ እንኳን ጥሩ ውጤታማ እንዲያገኝ ያደርጋል ማለት ነው። የስልክ ካሜራ መጠቀም ለኔ የቀን ተለት ህይወቴ አንደኛ ክፍል ሆኗል። ለመዝናናት ለመማር ለመስራት እና ለትውስታ መያዣችን ይጠቅማል። በአጠቃላይ የስልክ ካሜራ ህይወቴን ቀላል እና ፈጣን እና የተዋበ እንደዚሁም እንዲሆን የሚያግዝ አስፈላጊ መሳሪያ ማለት ነው። አዎ። የስልክ ካሜራ በደንብ አድርጌ ነው የምጠቀመው። የለት ተለት የለት ትለት ህይወቴ ውስጥ በጣም ወሳኝ እና አስፈላጊ ስለሆነ የስልክ ካሜራዎቼን በደንብ አድርጌ እጠቀማለሁ ማለት ነው።

የአካባቢዬ ገብ እእ ገበያ ያው እእ የገበያ ሁኔታ እእ በየጊዜው ተለዋዋጭ እእ ከመሆኑ የተነሳ ያው በየጊዜው የሚለዋወጥ ቢሆንም እእ እእ አንድ ጊዜ ጥሩ ይሆናል ማለት ዋጋው እ ቀነስ ይላል ይረክሳል አንዳንድ ጊዜ ደግሞ ዋጋው ይጨምራል ማለትም ይወደዳል ማለት ነው። ይሄ በየጊዜው ተለዋዋጭ ስለሆነ እእ አሁን ያልን ያለው ያለው ግን የገበያ ሁኔታ ጥሩ እና እ ዝቅተኛ እ ማለት ቆንጆ ገበያ ያለበት እ ሁኔታ ነው። ያው በአካባቢ ገበያ ላይ ብዙ ነገሮችን ማንኛውንም ፈልገን የምናጣው ነገር የለም ሁሉም የተሟላና የምንፈልገው ነገር እ በግልጽ ማግኘት የምንችልበት ቦታ ነው። ነገር ግን አሁን ያለበት የገበያ ሁኔታ እእ ጥሩ ሁኔታ አእ ዋጋውም ተመጣጣኝ ለኑሮም አመቺ ሰው ባለው ነገር ገዝቶ መጠቀም የሚችልበት እእ ያለብ ያለበት ሁኔታ ነው አሁን ላይ ያለው ሁኔታ ማለት ነው። ግን እእ ቋሚ የሆነ እእ ገብያ አይኖርም እእ ምክንያቱም አንዳንዴ እ ያው ኑሮ እእ የመወደድ የመጨመር ሁኔታ አለ አንዳንድ ጊዜ ደግሞ የመቀነስ ሁኔታ አለ። አሁን ያለበት ሁኔታ ግን ጥሩ እና የተሻለ እእ ሰውን በፈለግ ባለው በአቅሙ እእ ተገበያይቶ ማንኛውንም ነገር መጠቀም ሚችልበት ገበያ ነው ያለው አሁን ላይ ያለው ወቅት ጥሩ ሁኔታ ነው ማለት ነው። ጥሩ ገበያ ነው ያለው

አዎ ነገሮችን በስራው ማስቀመጥ ነው ነገሮችን በስራው ማስቀመጥ ጊዜንም ጉልበትን ይቆጥባል ማለት ነው እኔ ነገሮችን በስርዓት ነው የማስቀምጠው ያው ቤት ውስጥም የምጠቀምባቸው ነገሮችም ይሁን በተመሳሳይ ቢሮ ላይ ያሉ ነገሮችንም በስራት አስቀምጣለሁ በተለይ አሁን ቢሮ በምሰራበት ሰዓት የተለያዩ ዶክመንቶች ሊኖሩኝ ይችላሉ አስፈላጊ የሆኑ ዶክመንቶችን በየ እንደየአስፈላጊነታቸው በየ ክፍላቸው ለይቼ ለይቼ አስቀምጣለሁ ያ ማለት ስራ በምሰራበት ጊዜ ማንኛውንም ነገር ፈልጌ ለማግኘት ምቹ ይሆንልኛል ጊዜንም ጉልበቴንም ይቆጥብልኛል ማለት ነው በተመሳሳይ ቤት ውስጥ የምጠቀምባቸው ነገሮች የተለያዩ ነገሮችን በስርዓትና በአግባቡ ነው የማስቀምጠው። ልብሶች ሊሆኑ ይችላሉ ጫማዎቼ ሊሆኑ ይችላሉ ቤት ላይ የምትጠቀሙባቸው የመመገቢያም እቃዎች ሊሆኑ ይችላሉ እነዚህ እቃዎችን በአግባቡ ደርድሬ በተፈለገው ቦታ አስቀምጣለሁ ልብሶቼንም በተመሳሳይ ለይቼ አስቀምጣለሁ በስራ በስራት ማስቀመጤ የምፈልገውን ነገር በፈለኩት ሰዓት ለማግኘት ቀላል ይሆንልኛል የሆነ ወጣ ጠፋብኝ እንደዚህ ሆነብኝ ብዬ አልቸገርም ማለት ነው በፈለኩት ሰዓት የምፈልግበት ጊዜ በአንኛውም ቦታ የፈለኩትን ነገር ለማግኘት አመቺ ስለሚያደርግልኝ ነገሮቼን በስርዓት ነው የማስቀምጠው የቢሮዬንም የምኖርበት ቤቱንም ነገሮች በስነ ስርዓት በአግባቡ እንደአስፈላጊ እንደየአስፈላጊነታቸው በስርዓት አስቀምጣለሁ ማለት ነው።

አዎ መንዳት እችላለሁ የምችለውን መንዳት መኪና መንዳት እችላለሁ። ያው መኪና ሲነዳ በአግባብና በጥንቃቄ መሆን አለበት መኪና ሲነዳ። የተለያዩ በመንገድ ላይ በምንጓዝበት ሰዓት የመንገድ ዳር ምልክቶች ይኖራሉ እነዚህ የመንገድ ዳር ምልክቶችን በአግባቡ በተገቢው ሁኔታ በመጠቀም ህግ ሳልጥስ በአግባቡ መኪናዎችን እንዳለው ማለት ነው። ይሄም ለስራዬ ወሳኝ ነው የምሰራበት ቦታ ያው መኪና መንዳት አስፈላጊና ወሳኝ ስለሆነ ለለት ተለት እንቅስቃሴም የትኛውም ቦታ ስንቀሳቀስ ስንቀሳቀስ ፈጣንና ቀልጣፋ ሆኜ የት የምፈልግበት ቦታ ለመድረስ ስለምፈልግ ሰውን ሌላ ሰው ማተቸገር አልፈልግም። ያው የተለያዩ ትራንስፖርት አማራጮች አሉ እነሱን ለመጠቀም ትንሽም ያው አስቸጋሪ ስለሚሆን ጊዜን ለመቆጠብ መንዳት እችላለሁ ማለት ነው። እነዳለሁኝ ስነዳም ግን በጥንቃቄ መንገድ የመንገድ ዳር ህጎችን በአግባቡ ጠብቄ ነው የምነዳው ይሄ ደግሞ ያው እኔን ከተለያዩ ቅጣቶች ስለሚያድነኝም ራሴን ጠብቄ በደንብ አድርጌ በጥንቃቄ ነው የምንደው አዎ መንዳት እችላለሁ

አዎ መተግበሪያዎችን አወርዳለሁ በአሁን ሰዓት ያው የተለያዩ ስማርትፎኖች አብዛኛው ሰው ተጠቃሚ ነው። ከተጠቃሚዎቹ መሃልም እኔም ስማርት ፎን እጠቀማለሁ። ግዴታ ስማርት ፎን ስትጠቀም ደግሞ መተግበሪያዎችን ማውረድ አስፈላጊ ነው። መተግበሪያዎችን ማውረድ ካልቻልኩኝ መጠቀም ስለማልችል። አዎ መተግበሪያዎችን አወርዳለሁ ብዙ ጊዜ። መተግበሪያዎችን የማወርደው ደግሞ ያው ከፕሌይ ስቶር ላይ ነው። የምፈልጋቸውን አይነት የተለያዩ ለኔ ይጠቅሙኛል ለስራዬም ለኑሮዬም ለማህበራዊ ህይወቴም የተለያዩ ነገሮች ይጠቅሙኛል ብዬ የምፈልግ የምላቸውን መተግበሪያዎችን አወርዳለሁ። በአግባቡና እንደ አስፈላጊነታቸው ነው የምጠቀመው። ያው እነዚህ የመተግበሪያዎችን ማውረዴ ለኔ ህይወቴን በብዙ ቀለል አድርጎልኛል። የተለያዩ ማህበራዊ ሚዲያዎችን እጠቀምበታለሁ። ስራዎቼን ቀላልና ቅልጣፋ ያደርግልኛል። ስለዚህ መተግበሪያዎችን ማውረዴ ለኔ ብዙ ጠቅሞኛል ይጠቅመኛል ማለት ነው። ስለዚህ አዎ መተግበሪያዎችን አውርጄ ነው የምጠቀመው ማለት ነው

አዎ የድምጽ መልእክትን እላላካለሁ ይህም የምላላክበት መንገድ ያው አንዳንድ ጊዜ በምስራዎችም በምሰራበትም ሰዓት ይሁን ቤት ውስጥም በምት በምውልበት ሰዓት ያው በተለይ በእጅ የተለያዩ የጽሁፍ መልእክቶችን ከመላክ የድምጽ መልእክት መልእክቶችን መላክ ሁኔታዎችን ቀላልና ፈጣን ስለሚያደርግልኝ ጊዜዬን ለመቆጠብ ብዙ ጊዜ ጊዜዬን ለመቆጠብ ስለሚረዳኝ የድምጽ መልእክቶችን እላላካለው። የስራም የትምህርትም ከቤተሰብ ጋርም ከጓደኛም ጋም የተለያዩ የድምጽ መላ አስፈላጊ እንደመሆናቸው አንፃር የተለያዩ የድምጽ መልእክቶችን እላላካለሁ ማለት ይሄ ደግሞ ብዙ ጊዜ ጊዜዬን ይቆጥብልኛል። በተለይ ማለት ስራ እንደዚህ በቸኮልኩበት ሰዓት ጊዜ በማይኖረኝ ሰዓት በእጄ ከምጽፍ ይልቅ በድምጽ መልእክቶችን የተለያዩ ስራዎችን እየሰራሁ የድምጽ መልእክቶችን መላክ እችላለሁ ቀለል ቀላልና ፈጣን ስለሚያደርግልኝ የድምጽ መልእክት መልእክቶችን እየተላላኩ እጠቀማለሁ ማለት ነው። አዎ የድምጽ መልእክቶችን እላላካለሁ ማለት ነው።

እኔ የምላላካቸው ማለት መልእክት የምላላክበት መተግበሪያዎች የመጀመሪያው አንደኛው ቴሌግራም ነው በተለይ በቴሌግራም ላይ። የድምጽም ሆነ የጽሁፍ መልእክቶችን እላላካለሁ ሌላው ሁለተኛው ዋትሳፕ ነው እንደዚሁም ዋትሳፕን በተመሳሳይ እጠቀማለሁ ማለት ነው የድምጽም ሆነ የጽሁፍ መልእክቶች እንደ እንደዚሁም የፎቶ ቪዲዮ የተለያዩ መልእክቶችን እጠቀምበታለሁ ማለት ነው። ሌላው ሚሴጅ ነው ሚሴጅ ብዙ ጊዜ የምንጠቀምበት የጽሁፍ መልእክቶችን ለመላላክ ነው። እነዚህ ደግሞ ወሳኝ ስለሆነ የጽሁፍ መልእክቶችን በሱ እላላካለሁ ማለት ነው። እነዚህ ለኔ ሶስቱ በጣም ወሳኝ እና አስፈላጊ መተግበሪያዎች ናቸው። መልእክት ለመላላክ ማለት ነው። ኑሮዬንም ስራዬንም ትምህርቴንም ብዙ ነገሮቼን ቀለል አድርጎ እንድትጠቀምበት የሚረዱኝ መተግበሪያዎች ስለሆኑ እነዚህ ሶስት መተግበሪያዎች የበለጠ ከሌሎቹ በደንብ አድርጌ ነው የምጠቀምባቸው ማለት ነው። የድምጽም የፎቶም የመልእክትም የጽሁፍ መልእክቶችን ነው ለመጠቀም ስለሚረዱኝ እነዚህ መተግበሪያዎችን ሶስቱን በደንብ አድርጌ ነው የምጠቀመው ማለት ነው። እና እልካለሁ